ደህና ሁን ይላል ደህና ሁን አንዱ ከሰላምታ ልውውጣ አንዱ አካል ነው። ደህና ሁን ስንል ለምሳሌ አብረን የዋልነውን ሰው ስንላያይ ደህና ሁን ደህና ሁን ማለት ይሄ ሰውዬ ረጅም ጊዜ ሊቆይ ይችላል። አጭር ጊዜ ሊቆይ ይችላል ምክንያቱም ደህና አሁን የሚል ቃል። ረጅም ጊዜ ለሚቆየው ሰው ነውና የሚጠቀሙበት አብዛኛው ጊዜ ደህና ሁን ደህና ሰንብት እንላለን። ለምሳሌ ትምህርት ቤት ጓደኛህን ወይም የሰፈር ልጅ ለምሳሌ። ደህና እደር ካልን ለጊዜው አዳር ብቻ ማለት ነው ነገ እንገናኛለን። ወይም ደህና ዋል ስንል ለምሳሌ አብረን አድረን ደህና እንዲውል እና ከሰአት እንድንገናኝ ነው። ደህና ሁን ስንል ደግሞ ረጅም ጊዜ እዛ ሰው ጋር እንለያያለን ማለት ነው። ረጅም ዘመን ለአንድ አመት ሊሆን ይችላል። ለወር ሊሆን ይችላል ለሳምንት ሊሆን ይችላል ደህና ሁኑ ደህና ሁን እንበባላለን ማለት ነው። ይሄ አሪፍ ካልነው አሪፍ አማርኛ ልውውጥ ሰላምታ ነው። ስለዚህ ሁሉም ሰዎች እንዲህ አይነት ንግግር ማድረግ አለባቸው ብዬ አስባለሁ

ሆድ ይላል 'ሆድ' ማለት አንዱ የሰውነት ክፍላችን ውስጠኛውም ውጨኛውም ሊይዝ ይችላል። ሆድ ስንል በውጭ የሚታየው የሰውነት ክፍላችን ሊሆን ይችላል። ሆድ ደግሞ በውስጠኛው ደግሞ ሆድ ስንል ብዙ ነገሮችን ይይዛል። ቀጭን አንጀት፣ ወፍራም አንጀት እና የተለያዩ የሰውነት ክፍሎችን ሊይዝ ይችላል። ለምሳሌ አንተ ሆዳም ስንል አንድን ሰው አንተ ሆዳም ስንል ሆድን የሆድ ማለት ይሄ ሰው አይጠግብምም ማለት እንደማለት ነው። አንተ ሆዳም አንተ ስግብግብ ብለን እደምንሰድብ ብንሰድብ ለምሳሌ ሆድ ግን በሳይንስ ብናየው ሆድ የሰው ልጅ ሆድ ሆድ ማለት መቀመጫ የበላነውን ምግብ ሄዶ የሚሆንበት። እነዚህ ሆድ ውስጥ ደግሞ ሁለት ቅድም እንደተነጋገርን ሁለት እንትኖች አሉት። አንጀቶች ወፍራም አንጀት የራሱ የሆነ ጥቅም አለው። ቀጭን አንጀት የራሱ ጥቅም አለው። ስለዚህ ሆድ ስንል በውስጡ ብዙ ነገርን አቅፎ የያዘ በላይ የሚታየው ሰውነት ላይ ስንጠግብምም ጠግቦ የሚታየው ስንራብም የሚታየው የውጨኛው ክፍል ሊሆን ይችላል። ውስጠኛው ደግሞ የራሱ የሆነ ሆድ እንደ ሽፋን ሆኖ የሚያገለግል ነው ማለት ነው።

ትርፍ ይላል ትርፍ ማለት ብዙ በብዙ አይነት እንጠቀመዋለን ይህን ወር ማለት ትርፍ ስንል አሁን ነጋዴ የተለያዩ ሸቀጣሸቀጦች ሸቀጦች ሊሆኑ የልብሶች ጫማዎችን ገዝቶ ሲሸጥ የሚያገኘው ከሽጠው የሚያገኘው ወጪውን አስልቶ ከወጪው ያገኘች ትርፋ ትርፍ ትባላለች ማለት ነው። ከወጪው ውጪ ውጪውን ትራንስፖርቱን የጫኝ አወራጅና ምናምኑን አስቦ ይቺን ያገኛት ትርፍ ትባላለች ማለት ነው። በነጋዴው አለም ሌላኛው ደግሞ ትርፍ ምግብ ስንለምሰው ወይም ትርፍ ልብስ ብንል አሁን ለምሳሌ ከምለብሰው ሁሌ ከምለብሰው ከማረጉ ውጪ የሆነ ትርፍ ተቀምጦ የተቀመጠ ነገር እንደማለት ይገለግላል ማለት ነው። ስለዚህ በብዙ መልኩ ትርፍ ሜላውን ቀን ልንጠቀመው እንችላለን አብዛኛው ግን ትርፍ ስንል ወዲያው የሚመጣልን በንግድ ስራ የተሰማራ ሰው የሚሰራው ትርፍ ነው። ምክንያቱም ቅድም እንደተነጋገርነው አተረፍኩ ካለ አንድ ነጋዴ ከለፋው ልፋቱን ቀንሶ የሚያገኘው ዋጋው ይቼ ትርፍ ትባላለች ማለት ነው።

ሻዬ ይላል ሻዬ አንዱ ከምሳ ሰዓት ተዋት ኩርስ ላይ ከእምነት ታከመው ከሻይ ቡና እንባል ከምንለው አንዱ ነው። ሻይ ብዙ ሰው ይወዳል እኔ ግን ሻዬን አብዛኛው ጊዜ አልወድም። ምክንያቱም አልወድም ስል ቡናን እመርታለሁ ማለት ነው። ሻዬ አና ቡና አንድ ላይ ስለሚሄዱ እኔ ግን ከሻይ ይልቅ ቡናን እመርታለሁ ማለት ነው። ምክንያቱም ሻይ ብተታ ብተታ አብዛኛው ጊዜ ጡዋት ላይ ነው የምተታ እንጂ አሁን ስድስት ሰዓት ላይም ሻይ የሚጠጡ ሰዎች አሉ ምክንያቱም እኔ ስድስት ሰዓት አከባቢ ቡና ነው እንጂ ሻዬን አልጠቀምም አብዛኛው ጊዜ ምክንያቱም ከዳሜ ምርቻዬ ለኔ ቡና ነው ጥቅሙንና ጉዳቱን ብናይ ለሁለቱንም አወዳድረን ሻዬ ብዙ ጊዜ ብዙም ጉዳት የለውም ቡና ግን ትንሽ እንቅልፍ ስለሚከለክል ጉዳት አለው ይባላል ግን የቡና ጥቅም ይበልጣል ብዬ አስባለሁ እኔ ሻዬና ቡና ቡና ስለምመርጥ ነው።

ጫማ ይላል ጫማ እንግዲህ ብዙ አይነት ጫማዎች አሉ። እኔ ከማረገው አንፃር ትንሽ መብራሪያ እሰጣለሁ። ጫማ በሁለት እንከፍለዋለን ነጠላ ጫማ እና ሽፍን ጫማ። እና ነጠላ ጫማ መቼ መቼ እናደርጋለን ይኸውም ቤት ስንሆን ወይም ሻወር ስንወስድ የተለያዩ ማለት ቤት ላይ ስንንቀሳቀስ ነው እንጂ ሽፍን ጫማ ነጠላ ጫማ የምናደርገው አብዛኛው ጊዜ ወደ ስራ ቦታ ወደ ተለያዩ ዝግጅቶች እና ሩቅ ቦታ ስንወጣ አብዛኛው ጊዜ ሽፍን ጫማ እናደርጋለን ማለት ነው። ሽፍን ጫማ ደግሞ እንደየሰዎች እንደየ እግራችን ይለያያል ለምሳሌ እንደ ምርጫችን ለምሳሌ እኔ አብዛኛው ጊዜ ነጭ ጫማ ወደ ነጭ ጫማ አይነቶችን እወዳለሁ። ምክንያቱም ልብሴ ጋር መሄድም ነጭ ጫማ ስለሆነ

ደመና ይላል ደመና ይኸው ደመና ማለት ጉም እንደምንለው ነው። ዝናብ ከመዝናቡ በፊት ሰማይ ላይ የሚታይ ወይም የጥቁሩ የዝናብ አካል ነው። ስለዚህ ዝናብ ከመዝነቡ በፊት ደማና ይታያል። ይሄን ደመናን በማየት ዝናብ ይመጣል ብለን የተለያዩ ጥንቃቄዎችን እንድናደርግ ያደርጋል። ለምሳሌ ልብስ አስጥተን ከሆነ ደመና ይዞ ጥቁር ሆኖ ከመጣ ዝናብ መምታቱን ስለሚነግረን እናስገባዋለን ማለት ነው። ሌላኛው የተለያየ ስጦዎች ካሉ ለምሳሌ ብቅል እኔ የተለያየ የሚበሰብሱ ነገሮች እንጨት አስጥተን ከሆነ በጊዜው እንድናስገባ ዳመናን በማየት እንረዳለን ማለት። ደግሞ ወደ ውጪ ምንወጣ ከሆነ ክረምት ወራት ላይ በተለይ ከቤት ምንወጣ ከሆነ ደመናን በመሄድ የተለያዩ የዝናብ መከላከያዎችን እንጠቀማለን ማለት ነው። ስለዚህ ዳመና በጣም ጥቅም አለው ዝናብ መምጣቱን ይነገራል። ደግሞ ብዙ ጥቅም አለው የራሱ የሆነ ጥቅም አለው።

ማራቶን ላይ ማራቶን ሩጫ መሮጥ ስንል ለምሳሌ ስንጓዝ ካስ ብላ እንጓዛለን። ሮጣን እኔ እሄዳለሁ ማለት ነው። ማሮት በብዙ ጊዜ በብዙ ችግር ልንሮት እንችላለን። በደስታ ምክሬን ልንሮጥ እንችላለን። የሆነ ሰዓት ሲያረፍድብን ልንሮጥ እንችላለን። ስለዚህ መሮጥ አንዱ ችግር መሮጥ ምንድነው? ስንሮጥ ለምሳሌ የሆነ ምን ደርስን በት ቦታ ሊኖር ይችላል። መኪና የማይገባው ዛሬ ሮታን ሊኖር ይችላል። ትምህርት ቤት አርፍዶብናል ልንሄድ እንችላለን። የሆነ ሰው አባረውን ወይም ችግር የሆነ ቅስተት። ሲከተት እዛ ክስተት ላይ ለመምላት ብለን እንሮጥ ይሆናል። ይሄ መሮጥ ይባላል ሮጃጣ ከኖርማል ከሁሌ ከምንጓዘው። መሮጥ ማለት ነው። መፍተን ስለሆነ አሩጫ ያው ብዙ ጊዜ ልንባባን እንችላለን ቅድም እንደተነጋገርነው

ወር ይላል ወር ይሄው ቀናት ከምቆጥርባቸው ዛሬዎች አንዱ። በወራት ጋር እንቆጥራለን ለምሳሌ አንድ አመት ሶስት መቶ ስልሳ። አምስት ላለን እንደ ኢትዮጵያ ኢትዮጵያን አቆጣጠር አንፃር። ስለዚህ ወር ስንል ለምሳሌ አንዱን ወር በስንት በአራት ሳምንት ከፋፍለን እናየዋለን ማለት ነው። ስለዚህ ወር ወር ስንል ለምሳሌ የቀኑ መጀመሪያ አንድ ቀን ቢሆን እስከ ሰላሳ ቆጥረን አንድ ወር እንላለን። በእኛ አቆጣጠር ማለት ነው በኢትዮጵያ አቆጣጠር አንፃር በውጪዎቹ ደግሞ የራሳቸው የሆነ ሰላሳ አንድ ቀን አርጎ ይቆጥራል። አንዳንድ ሃያ ስምንቱ አርጎ እንቆጥራለን እኛ ኢትዮጵያን አንፃር ግን ወራትን ወራትን ሁሉ ጊዜ ሰላሳ ሰላሳ እናረጋለን። ቦግሜ ደግሞ ይቺን አምስት ቀን የብቻዋን እንቆጥራለን። ማታ ስለዚህ በወር ውስጥ በአመቱ ሰላሳ አምስት ቀናት አሉ ብለን እናግራችኋለን። ይቺን ቀናትን ስለጨመርን ብቻ ማለት ነው።

አከራረብ ይላል ብዙ አይነት አከራረብ አለ ለምሳሌ:- ለሰው፥ ለምግብ እና ለተለያዩ ነገራት እንጠቀማለን ይቺን ቃል ወይም አማራኛ ሚል ቃል ስለዚህ አካራረብ ስንል ለምሳሌ- ጓደኛ ጋር ያላህ ከረብረብ ሊሆን ይችላል። ማለት አንድ ሰውን ስትቀርብ እንዴት መቅረብ እንዳለብህ አከራረብ ስንል በወዲያውኑ የምትግባባው? ወይስ ቆይተ ብዙ ነገር አይተህ የምትግባባው እንደማለት ነው። ስለዚህ የኔን አቀራረብ አሁን ብነግራችሁ እኔ ጓደኞቼ ጋር ስካረግ ወይም አዲስ ሰው ስታወቅ ወዲያው የምቃረብ አይነት ሰው ነኝ ማለት ነው። ስለዚህ ቶሎ ነው የምቀርበው ይሄን ሰው፤ ቶሎ በፍጥነት ነው ምቀራረበው። ምክንያቱም ዝም ብዬ ታች አዋጅታ ሳኪታ ስለሆንኩኝ ዝም ብዬ ስጫወት ወዲሁ ነው የምቀረው ይሄኛውን ሰው ስለዚህ ብዙም አንርቅም ዝም ብዬ ወዲሁ ነው የምቀራረበው ወዲሁ ወዲሁ ነው መከራረብ የምትችለው ማለት ነው

አመት ይላል ያው አመት ቅድም እንደተነጋገርነው ወር ላይ እንደተነጋገርነው። አመት ስንል ለምሳሌ አንድ አመት አንድን አመት ወስደን አመት እንለዋለን። አመት ደግሞ በስንት ወር ይከፈላል በአሥራ ሁለት ወር ወርን ቅድም በሰላሳ ቀን ቆጥረናል። አሁን ደግሞ አመት ስንል አስራ ሁለት ወር ይሆናል። በጋና ቅደም ብንቆጥር ሰላሳ አምስት አንዳንዴ ሰላሳ ሰላሳ ስድስት ይሆናል ይሄ ግን የምናገረው በኢትዮጵያ አቆጣጠር አንፃር ነው። በውጪው አለም ደግሞ ሌላ የራሳቸውን አቆጣጣር ስላላቸው። ስለዚህ አመት ስንል ለምሳሌ እኛ አመት መጀመሪያ ብለን የምናከብረው መስከረም አንድ ስለሆነ ሁል ጊዜ መስከረም አንድ ለእኛ አዲስ አመታችን ነው። ስለዚህ አመት አዲሱን አመት ምንጀምረው በመስከረም አንድ ነው። ስለዚህ አመት ስንል አስራ ሁለት ወንዝ አስራ ሁለት ወር እና ሰላሳ አምስት ቀን አለው ማለት ነው። ስለዚህ የቀናትና የወሮች ድምር ነው አመት ስንል እኛ ጋር ማለት ነው።

ዋጋው ስንት ነው ይላል ዋጋው ስንል ለአንድ የእቃ ወይም ተመን እንላለን ለምሳሌ አንድን ሳሙና ወስደን ብናይ አንድ ሳሙና የምንገዛበት የራሱ የሆነ የዛች አንድ ሳሙና ዋጋ አላት ማለት ነው ለምሳሌ ዋጋ ስንል በብር ይገለጻል በመጠን ላይ ሆኖም አለ ለምሳሌ ይቺ የአንድ ሳሙና የአንድ ሳሙና የአንድ ፍሬ ሳሙና ሃምሳ ብር ልትሆን ትችላለች ስልሳ ብር ልትሆንም ይቺን ዋጋዋን ወስደን ይሄን ያህል ብር ብለን እንገልጻታለን ማለት ነው ዋጋ ስንል የዛች የድምር የዛች እቃ ድምር ናት ማለት ነው በጠቅላላ በካርቶን የምንገዛ ከሆነ ዋጋው ስንት ነው እንላለን ማለት ነው ምክንያቱም ዋጋ ስንል የአንድ የአንድ እቃ ተመን ወይም በብር ሲገለጽ የዚች ተመን እቃ ዋጋ ተብላ ትጠራለችማለት ነው። ዋጋ በቃ በብር ይገለጻል አብዛኛውን ጊዜ

ሰኞ ሰኞ የቀናችን የመጀመሪያ ቀን ነው። ለኛ ማለት ሰኞ ሳምንት ሳምንት ለምሳሌ ሰኞ መክሰኞ ሮብ ሀሙስ አርብ ቅዳሜ ውእሁድ ብለን እንቆጥራለን ማለት ነው። ስለዚህ ሰኞ ለእኛ ልክ አዳይ አዲስ አዲስ ገነች ሰኞ ብዙን ሀገር የምናደርግበት ናት። ስለዚህ ለኔ እንደኔ በይ አሁን ከቀናት ሁሉ ደስ የሚለኝ ሰኞ ነው። ምክንያቱም የሳምንቱ መጀመሪያ ቀንም ስለሆነች ብዙ እቅድ አቅድባታለሁ በራሴ ይቺን ሳምንት በጥሩ ሁኔታ አሳልፋለሁ ብዬ ለራሴ እነጋገራለሁ። ለራሴ ትሩም አደረግባት ቃል ናት ስለሆነ ሰኞን ቀን በጣም እወዳታለሁ። ከቀናቱ ሁሉ አብልጬ አያታለሁ ማለት ነው። ምክንያቱም የቀኑ መጀመሪያ የሳምንቱ መጀመሪያ የቀኑ መጀመሪያም ስለሆነች ለኔ በተለይ በጣም በጥሩ ሁኔታ ነው። መሰለፈን ራሴን አዝናንቼ ደስ አሳኝቼ እዛች ጋር መዋል የምፈልግ ምክንያቱም ሳምንቱን ሁሉ ደስ እንዲለኝ ማለት ነው። ስለዚህ የቀኑ መጀመሪያ ሰኞ በጣም ነው ደስ የምትለኝ

ልትፍ ይላል ልትፍ ማለት የሆነ ለምሳሌ ቤታችን ብንሄድና የሆነ እጅን እጅር ቀን ተቃዶ የተገደደውን ማያያዣ ቢጠቀሙ ለምሳሌ የሆነ እቃ ቀዶ ቢለጥፉ ልጥፍ ነው ይባላል። ለምሳሌ ወደ ገተሪቱ ክፍል ብንሄድ የሰራ ልብሳቸውን ሌላ ልብስ በመላጠፍ ማለት ሲቀዳድ የሆነ ነገር ሲባላሽ እዛ መተገን እንደማለት ነው ልትፍ የሚባለው ለምሳሌ ብረት የሆኑ ብረድስቶች በቂታች ቢቀደዱ ሌላ ብረድስት ፈልጎ ይለጥፉበታል ማለት ነው። ማያያዣ ተተቅሞ መለጠፍ እንደማለት ነው። ልትፍ ስንል ስለዚህ እንድትስፍ ያው እንደ ቃላት ነው እንጂ የሆነ መያያዣ እንደማለትም ይጠቅሙ ሊሆን ይችላል ብዬ አስባለሁ። ቅድም እንደተነጋጋርነው ይኸው አብዛኛው ጊዜ ለብረድስቶች ላይ ይለጠፋል ልጥፍ የሚለውን ቃልም በዛ ያጋለግላል ማለት ነው።

ደረሰኝ ይላል ደረሰኝ ማለት ይኸው። ለምሳሌ የሆነ እቃ ገዝታን ለዛ እቃ የሚሰጠን ደረሰኝ ማለት የሆነ ለምሳሌ የሆነ ከባድ እቃ ቴሌቪዥን ሊሆን ይችላል። ሌላ ትልልቅ ከባድ እቃ ሊሆን ይችላል። ለዛ እቃ ገዝተን ይሄንን መንገድ ላይ ሌላ ሰው ቢጠይቀን ይኸው የገዛን ህጋዊ ማረጋገጫ እንደማለት ነው ደረሰኝ። ሌላ ደግሞ ለምሳሌ የደረሰኝ የሚለውን ቃል ብናይ ለምሳሌ ግብር ሊኖር ይችላል። ግብር ስንከፍል ለምሳሌ ደረሰኝ ልንጠየቅ እንችላለን ለዛ ደረሰኝ የምናሳየው ማለት ነው። ህጋዊ መሆናችንን መክፈላችንን የምናሳይበት ደረሰኝ ነው ማለት ነው። ስለዚህ ደረሰ የሚል ቃል በብዙ ሊገለጽ ይችላል ብዙ ደረሰኝ ደረሰኝ ሲሉ እንሰማለን። ስለዚህ ይሄ ማለት ህጋዊ ማረጋገጫ ለሰራነው ስራ ለገዛነው ግብር በከፈልነው ውሃ ለምሳሌ ውሃ በወር በወር ከፍለን እነዛ ደረሰኝ ይሰጡነናል ማለት ነው። ይሄ ማለት ደግሞ ደረሰኝ ስንል እንደከፈልን የሚያሳይ ህጋዊ ማረጋገጫ እንደማለት ነው

ቀይ ይላል 'ቀይ' ማለት አንዱ ከቀለም ዘርፎች አንዱ ነው። ቀይ ማለት ደመቅ ብሎ የሚታይ ልክ ቀይ ብዙ ቀይ ስር ሊኖር ይችላል። ቀይ የምንለው ከቀለም አንፃር የሆነ ስያሜ እንሰጣለን ማለት ነው። ለምሳሌ ደም ስንል ደም አብዛኛው ሰው እኔንም ጨምሮ የማውቀው ቀይ ቀለም እንደሚወጣ ነው። ስለዚህ ከቀለሞቹ ሁላ ወይም በጣም ደምቆ የሚታይ ቀይ ቀለም ነው። በብዙዎች ስያሜ አግኝቷል። ለምሳሌ እንደምን እንደ ቀይ ብለን ሰይመናል ቀይ ስር የመሳሰሉት። እና ቀይ ነገር የሚወዱ ሰዎች አሉ። ሱሪ ቀይ የሚለብሱ፣ ቲሸርት ቀይ የሚለብሱ እነዚህ ቀይ ጋር እኔ እወዳለሁ ማለት ነው።

ቢሮ ይላል ቢሮ አንዱ ከስራ ቦታ አንዱንም ነው ስለዚህ ሁሉ ሰው የሚሰራበት ቦታ አለው እሱ ቢሮ ይባላል። ቢሮ አንድ ላይ ቁጭ ብለን የምንሰራበት ነው። ስራ አብዛኛው ጊዜ ስራ ቦታ ነው። ቢሮ ብለው የሚጣራው ስለዚህ ቢሮ ስራ የምንሰራበት የሆነ ቦታ የራሱ የሆነ ቦታ ነው። ቢሮ ላይ ብዙ ነገሮች ሊኖሩ ይችላሉ ለምሳሌ ይሄ የመንግስት ኮምፒውተሮች ሊኖሩ ይችላሉ። ሞተሮች ምክንያቱም እነዚህ ሰራተኞች እንደ ልባቸው የሚጠቀሙት ስራ ለመስጠት የሚጠቀሙባቸው የሚገለገሉባቸው እቃዎች ፍሬጅ ሊሆን ይችላል። አሁን ጤና ጣቢያ አካባቢ የቢሮውን ላይ የሚኖሩ እቃዎች ናቸው። ብዙ እቃዎች ሊኖሩ ይችላሉ ማለት ነው

ውል ይላል ውል በጣም አሪፍ ቃል ነው በጣም በብዙ ነገር የምናብራራው ቃል ነው። ውል ስንል ሲጀመር ከሁለትና ከኢዚያ በላይ ባሉ ሰዎች መካከል የሚከናወን ተግባር ነው። ስለዚህ ውል ስንል ለምሳሌ በትንሹ የቤት ሽያጭና ግዢ ወስደን ማየት እንችላለን። ለምሳሌ ቤት ስንገዛ ውል አለ ውል ማለት ይሄን ያህል ብር ከፍሎ ገዛ ከዛ ውል ወይም አልከዳህም አትከዳኝም ብሎ የሚዋዋሉት ማለት ነው። ውል ደግሞ በሁለት መልኩ ሊፈጸም ይችላል። አንዱን መንግስት መስሪያ ቤት ወይም ቢሮ ወይም ሄዶ ሁለተኛ ደግሞ በሽማግሌዎች በመ እንትኖች ምንድነው የሚባሉት? እነዚህ ደላላዎች መካከል የሚዋዋሉት ውል ነው። ስለዚህ ውል ደግሞ የተጻፈ ሊሆን ይችላል። ያልተጻፈ ውል ሊሆን ይችላል። ግን አሪፍ ውል የሚባለው የተጻፈ ውል ቢሆን በጣም አሪፍ ነው ብዬ አስባለሁ። እንደ እኔ

የምስክር ወረቀት ይላል። የምስክር ወረቀት ስንል ለምሳሌ የሆነ መስሪያ ቤት ሰርተን የተሸለምነው ለዛ እውቅና የተሰጠን ሊሆን ይችላል። ምስክር ወረቀት በብዙ ነገር ልናገኝ እንችላለን ለምሳሌ ተማሪዎች የሆነ የተሰጣቸውን ካሉት ክላሶች ከፍተኛ ውጤት በመምጣት የምስክር ወረቀት ሊበረካትላቸው ይችላል። ሌላኛው ደግሞ ከመስሪያ ቤት ላይ ታታሪ የሆነ መስሪያ ቤት በአመቱ ውስጥ በጊዜ በጊዜ ስራ ላይ መገኘት ሊሆን ይችላል። የተለያዩ ስራዎች ላይ እግር በመውጣት። ሰራተኞች ጋር ተስማምተው በማኖር የተለያዩ እንደ ሽልማት አይነት ነው በቃ ምስክር ወረከት በአመቱ ውስጥ ለዛ ሰው እውቅና አሪፍ ሰራተኛ ነው ወይም አሪፍ ተማሪ ነው በማለት እውቅና መስጠት እንደማለት ነው። የምስክር ወረቀት መስጠት ስለዚህ በጣም ጠቃሚ ነገር ነው። ሁሉም ሰው ምስክር ወረቀት ቢያገኝ ጠቃሚ ነው ምክንያቱም በጣማሪፍና ነገር ነው

ሩዝ ሩዝ አብዛኛው ከአዝርት አይነቶች አንዱ ነው ዘርተን ነው የምናገኘው በምግብነት ያገለግለን ለምሳሌ ጤፍ ጋር አብሮ በማስፈጨት ብቻውን ቁርስ ጊዜ በመስራት በዳቦ በመብላት ሌላ ደግሞ ምሳሌ ለምሳሌ በተለያዩ አትክልቶች በካሮት ምናምን አድርገን በመስራት እንመገበዋለን ማለት ነው። በተለይ ወደ ምስራቅ አካባቢ ይመረታል ቻይና አካባቢ በጣም ያመርቱታል በቻይና ሩዝ ምርት ትታወቃለች። እና ሌላ ደግሞ እኛ ሀገርም ይመረታል ስለዚህ ሩዝ ብዙ የሆነ ጥቅም አለው። እንደ ምግብ ቢያገለግልም ሌሎች ደግሞ ገበሬዎች መርጦ እንደ ገቢ ማገኛ ይጠቀሙታል ማለት ነው። ስለዚህ እንደ ምግብነት ያገለግላል በጣም አሪፍ ነው ምግብ ይሆናል ማለት ነው

ምርታማነት ይላል ቃሉ ምርታማነት ስንል ለምሳሌ ገበሬ ዘርቶ ዘርቶ አመት ላይ ሰብስቦ የሚያገኘው ምርት ከልፋቱ አንፃር በጣም ከጨመረለት ይሄ ምርታማ ይባላል። ምርታማ ስነል ለምሳሌ ገበሬ። ሲያዛራ አዘርት ላይ ሚያወጣው ወጭ አለ። ጉልበት አለ ብር አለ። እና የተለያዩ የእህል ማሳደጊያዎችን ኬሚካሎችን መደበሪያዎችን ይጠቀማል እነዛን አውጥቶ ከዛ በላይ ሲያተርፍ። ስለዚህ ምርታማ ስንል የዛን ሰው ልፋት ዋጋ በላይ ያገኘውን ይገልጻል ማለት ነው። ስለዚህ ምርታማ ቃል በዚህ ያገለግላል

ትንሽ አለ ትንሽ ማለት በብዙ ነገር እንገለላለን ይሄን ወር ወርድ ያገለግላል ይሄ ቃል ማለት ነው። ለምሳሌ ትንሽ ስንል መጠኑን ይገልጻል። ለምሳሌ ትንሽ በሰዎች ብንል ታናሽ ልጅ ነው ይሄ የቤቱ ታናሽ ነው እንላለን ማለት ከቤት መጨረሻ የተወለደ ልጅ ማለት ነው። ሌላ ደግሞ ትንሽ ስንል ለምሳሌ ትንሽ ምግብ በላሁ ስንል ይሄም ትንሽ መጠን ብዙም ያልጠገነበትን ይነገራል ማለት ነው። ስለዚህ ትንሽ የሚል ቃል በዚህ በዚህ ያገለግላል

ታች ይላል ታች ማለት ለምሳሌ ከታራራ ቻፍ ላይ ሆነን ታችኛውን ማሬታችን እንላለን ዳልዳላ ቦታ ወይም ታች ስንል የሆነ እንትኑን አቅታቸውን ያሳየንልን ሊሆን ይችላል። የአክታቻ አተኮሚ ወርድ ሊሆን ይችላል። ቃል ሊሆን ይችላል ለምሳሌ ታች ስንል ከታች እግር ታች ላይ ነው አልጋታችሁን አይ ነው። ብለን ላይ ላይ አሁን ለምሳሌ ላይ ስንል ከታራራ ከታቹንም ላይን እያሳየን ነው። ስለዚህ አቅታቸው አክታቸው ታቋሚ ቃል ነው ይሄ ስለዚህ አክታቻውን ነው ማለት ነው። ታችን ላይ የምንለው ስለዚህ ይሄ ቃል ብዙ ጊዜ የሚያገለግለው አክታቸውን ለመናገር ነው ያለበትን የሆነ ካለበት ቦታ ይሄ እዚህ ያለ ብሎ ለመመልከት ነው የሚጠቅመው። ስለዚህ ታች ስናል ያው ቅድም እንደነገርነው ታችኝ ቦታ ሁሉ

በውር ይላል በውር ማለት ያው ከማጓጓዣ ወይም ከትራንስፖርት ከምንለው አንዱ ነው ስለዚህ ባቡር በጣም ጠቃሚ ነገር ነው። ምክንያቱም ከወደብ ወደ ሀገራችን የተለያዩ ሸቀጣሸቀጦችን ወይም ለአንድ ሀገር አስፈላጊ የሆኑ እቃዎችን የምናጓጉዝበት ባቡር ነው። ስለዚህ ይሄ ባቡር ከትራንስፖርት ዘርፉ ወይም የምድር ትራንስፖርት ዘርፉ አንድ ነው። ከዘርፎቹ ሁሉ የበለጠ ወይም ለ ዋጋው ማለት የትራንስፖርቱ ብርም ትንሽ ቀነስ የሚል ነገር ነው በጣም አሪፍ ነገር ነው። ስለዚህ ባቡርን መጠቀም በጣም አሪፍ ነው። ምክንያቱም አውሮፕላን ከመጠቀም ባቡር መጠቀም ስም በዋጋው ወይም የትራንስፖርት ብሩ ትንሽ ከነስ ይላል ማለት ነው። ስለዚህ ብዙ ዘርፍ ብዙ ዘርፍ ብዙ አገልግሎትን እየሰጠ ያለው ተቋም ባቡር ነው። እኛ ሀገር ስለዚህ ባቡር በተመለሰ ነገር

መርሃ ግብር ይላል መርሃ ግብር ማለት ለምሳሌ አንድ ስብሰባ ላይ ብትሰበሰብ እዛ ስብሰባ ላይ በቅደም ተከተል የምናደርገው ለምሳሌ መጀመሪያ ላይ ለዛ ስብሰባ ዋና ዋና ሀሳቦችን መናገር ሊሆን ይችላል ይሄ ዋና ዋና ሀሳቦች ወይም ተግባራትን መናገር አንዱ መርሃ ግብር ክፍል ነው ስለዚህ አንድ ስብሰባ ላይ ለምሳሌ መርሃ ግብር መሪ ያስፈልጋል ምክንያቱም ተራ በተራ እነዛ መርሃ ግብሮችን የሚያስኬድ ሰው የሚያካሂድ ሰው መኖር ያስፈልጋል ማለት ነው። መርሃ ግብር እንዳየነው ቅድም ለምሳሌ ስብሰባ ላይ ሊሆን ይችላል ተራ በተራ ክንውኖችን የምናቀርብበት ዘዴ ሊሆን ይችላል። መርሃ ግብር ስንል ለምሳሌ በየእምነታችን ብንሄድና እሁድ ላይ የተለያዩ መርሃ ግብሮች አሉ እንላለን ማለት ነው። ስለዚህ እነዚህ መርሃ ግብር ትምህርት ማስተማር ሊሆን ይችላል መዝሙር መዘመር ሊሆን ይችላል ቤተክርስቲያን ላይ ምእመናን ጋር መወያየት ሊሆን ይችላል። ስለዚህ መርሃ ግብር የሚባለው እንዲህ እንዲህ አይነት ተግባራት ነው።

ክፍል ይላል ክፍል አንዱ ቤቶች ቤታችንን በየክፍሉ ከፍለን ነው ያለን ለምሳሌ መኝታ ክፍል የምታጣድ ወይም እነዚህ ኩሽናዎቹ ክፍል ሊሆን ይችላል እንግዳ እምንቀበልበት ክፍል ሊሆን ይችላል። ሌላኛው ደሞ ክፍል ስንል ለምሳሌ ትምህርት ቤት ላይ ክፍል ሁለት ክፍል አንድ ክፍል ሶስት ብለን በየ ደረጃቸው ወይም በክፍል ደረጃቸው እንከፋፍላቸው እንችላለን ለምሳሌ አንደኛ ክፍል ሁለተኛ ክፍል እስከ አስራ ሁለተኛ ክፍል እቆጠርነ በየክፍል በየደረጃው መከፋፈል እንችላለን። ክፍል በቤት ላይ ብቻ አይደለም ስራ ላይ ደሞ ለምሳሌ ይሄ ኦፕራሲዮን ክፍል ነው ይሄ የእናቶች ክፍል ነው ይሄ የህፃናት ክፍል ነው ብለን ልንከፋፍለው እንችላለን። ስለዚህ ክፍል በብዙ መልኩ መከፋፈል እንችላለን ብዙ ቦታ ላይ መከፋፈል ክፍል ሚለውን ቃል መጠቀም እንችላለን ማለት ነው

ኢንተርኔት ኢንተርኔት አሁን በዚህ ባለንበት ዘመን ኢንተርኔት በጣም ህይወታችንን የቀየረ ነገር ነው። ስለዚህ ኢንተርኔት በመምጣቱ የተለያዩ የስራ እድሎችን አግኝተናል። አሁን ስሊንኮ ስራ እድል አሁን ለምሳሌ ቮይስ ወይም ድምጽ እየቀዳን ያለነው ለተለያዩ ኢንተርኔቶችን በመጠቀም። ለዛ ነው እና ስለዚህ ኢንተርኔት መምጣቱ የተለያዩ ስራዎችን እንድናገኝ አድርጎናል። ስለዚህ ኢንተርኔት ለሰው ልጅ በጣም ጠቃሚ ከምግብ እና ከውሃ ቀጥሎ ኢንተርኔት አስፋላጊ ነው። ኢንተርኔት ጥቅሙን ብንዘረዝር ለምሳሌ አለም ላይ እየተደረገ ያለውን ድርጊት በአንድ ደቂቃ እንድናገኝ ያግዛናል ማለት ነው። ስለዚህ ኢንተርኔት ብዙ ጥቅም አለው የራሱ የሆነ ብዙ ጥቅሞች አሉት ማለት ነው

ልትረዳኝ ትችላለህ ይላል ይሄ አንድ ሰው ችግር ውስጥ ሆኖ እጋዛን እየጠየቀ ያለ ማለት ነው። ስለዚህ ልትረዳኝ ትችላለህ ስንል ማርዳት ችግር ውስጥ ያለው ሰው እጋዛን መጠየቅ ምናምን ስለሆነ ይሄ ደግሞ በጣም አሪፍ ነው በጣም ምርጥ የቃል ነው። ስለዚህ የቃል እገዛ መፈለግ ከሰው ልጅ እገዛን መፈለግ ማለት ነው። ስለዚህ እገዛን ስንፈልግ ለምሳሌ ልትረዳኝ ትችላለህ በአክብሮት ጠይቀን ለምሳሌ የተሸከምንው ሸክም ከባድ ሊሆን ይችላል። ይሄን ሸክማችንን የሆነ ሰው እንዲያግዘን ከፈለግን ልትራዳት ትችላለህ ወንድሜ ብለን በተገስት ወይም በጣም ምቹ ሁኔታ ድምጽ መጠየቅ ማለት ነው። ስለዚህ ይሄ እገዛ ጋር የተያያዘ ነገር ነው። ለምሳሌ ወፍጮ ቤት ሊሆን ይችላል ምንሄደው ገበያ ሊሆን ይችላል ምንሄደው የተለያየ ረጃጅም ሸክሞችን ወይም በጣም ከባድ የሆኑ ሸክሞችን ተሸክመን የሰውን እገዛ እየጠየቅን ነው ማለት ነው። ስለዚህ እኔ እኔ ቃላቶች በጣምጠቃሚ ነው ለመኖር ሰው ጋር ለመግባባት በጣም የሚጠቅሙን ቃላቶች ናቸው

ሚስት ይላል ያው ሚስት ማለት ትዳር ማለት ሚስት ስንል አብዛኛው የሴት መገለጫ ነው። ሴት ሚስት ትባላለች ማለት ነው። ስለዚህ ሚስት ስንል ሴት ናት። ሴት እቺ ሴት ደግሞ ልክ እንደ እናት ልክ እንደ ወላጅ ምትንከባከብህ በጣም ብዙ ነገር የምታደርግልህ ናት ስለዚህ ሚስት ለኔ ለምሳሌ ህይወቴ ነች። በጣም ብዙ ነገሬ ነች። ከእሷ የሚበልጥብኝ ምንም ነገር የለም ማለት ነው ስለዚህ ሚስት ስንል። ስለዚህ ሚስት ሚል ቃል በጣም አክብሮት ያለ ቃል ነው ስለዚህ ሚስት ስናገባ መጀመሪያ ባህሪዋን ፀባይዋን እና አስተዳደጓን ማየት አለብን። ምክንያቱም ብዙ ወንዶች ጋር እንዲህ እንዲህ የምትሆን ከሆነች ለህይወታችን አደጋ ትረብሸናለች ማለት ነው። ስለዚህ ሚስት ስናገባ እኛ ጋር እኛው ፀባይ ጋር አብሮ የምትሄደውን ሚስት መግባት አለብን።

ኢሜል ይላል ኢሜል አንዱ ኢንተርኔት ተተክመን ሀሳባችንን ብዙ ነገራችንን የምናስተላልፍበት ለምሳሌ ጓደኛ ወደ ጓደኛ ከአንተ ወደ ቤተሰብ ካንተ የተለያዩ መስሪያ ቤት መልእክቶችን የምንልክበት ዘዴ ነው። ስለዚህ ይሄ ማህበራዊ ገጾችን ወይ ወይም ስማርት ወይም ፎኖችን ሞባይል ስልኮችን ተጠቅመን በኢሜል አማካኝነት የተለያዩ ነገሮችን የተለያዩ መረጃዎችን እናስተላልፋለን በጣም ጠቃሚ ነው በጣም ብዙ ጥቅም አለው። ለምሳሌ መምህር ለተማሪዎች መጻፍትን በኢሜል መልኩ ሊልክ ይችላል ሶፍት ኮፒ የሆኑ መጽሐፎችን በኢሜል የላከ በጣም አሪፍ ነው። አሁን በተለይ ዘመን ዘመኑ የዘመነ ስለሆነ ብዙ ነገሮችን በኢሜል እንልካለን የስራ ማስታወቂያዎችን ሊሆን ይችላል። የሰርግ ጥሪዎችን ብዙ ነገሮችን ኢሜል ማድረግ እንችላለን ሌላናም ቤተሰብ ወዳጅ ጋር በኢሜል በሙሉ ፊታችን እየታየ ማውራት እንችላለን መነጋገር እንችላለን። ስለዚህ ኢሜል በጣም ጥሩ ነገር ነው በጣም ዘመኑን የወጀ ነገር ነው። ስለዚህ በጣም ደስ ብሎ ነው በኢሜል የምናወራው ኢሜል በጣም ከምንጠቀማቸው ጥቅሞች አንዱ በጣም አሪፍ ነው። ስለዚህ ኢሜልን ሁሉ ሰው እንዲጠቀም ኢሜል ታዳራሽ እንዲሆን ሁሉም ሰው እንዲያውቀው ሊያውቀው ይገባል። ምክንያቱም ኢሜል አሁን ዘመን ላይ ኖሮውን ቀለል አድርጎ ለማኖር በጣም አሪፍ ነው። ማንዳርን አንድ እንድናደርግ ለምሳሌ ስራ ቦታ አንዱን ሰራተኛ ግባ ስንል በኢሜል ዛሬ መግባት አለብህ ዛሬ በስራ መግባት አለብን ብለን ማሳወቅ እንችላለን ስለዚህ ኢሜል ዘርፈ ብዙ የሆነ ጥቅም ነው ያለው። ስለዚህ ትንሽ ጥቅሞችን ያሁን ቅድም እንደተነጋገርነው ትንሽ ለመግለጽ ሞክሬያለሁ ማለት ነው

አሮጌ ይላል አሮጌ ማለት። አንድ እቃ ለምሳሌ መኪና ሊሆን ይችላል የቤት እቃ ሊሆን ይችላል ብዙ ዘመናትን አገልግሎ የሆነ አገልግሎት ላይ ሲውል አሮጌ እንለዋለን። ስለዚህ አሮጌ ማለት የማይጠቅም ነገር አይደለም። አሮጌ ቃሉ ራሱ ብዙ ዘመን ያገለገለ ልንለው እንችላለን ለሰዎች ለምሳሌ ረጅም እድሜ የኖረውን ሰው አሮጌ ሰውዬ ልንል እንችላለን ይሄ እድሜ ጋር ነው እንጂ ሰውዬው ሞቷል ማለት አይደለም አሮጌ ስንል። ሰው በህይወት ያለን አሮጌ ረጅም እድሜ ከምድር ነው የቆየ እንደማለት ነው። ለምሳሌ እቃዎቹ ብናይ መኪና አሮጌ ሲሆን ወይ ይሸጣል ወይም ተቀጥቅጦ ሌላ እንዲያመጣ ያደረጋል እንጂ አሮጌ ነው ብለን እንጥለዋለን ማለት አይደለም። ስለዚህ አሮጌ የሚል ቃል የሚገልጸው እድሜውን ነው ወይም ረጅም አገልግሎት እንደሰጠ እና እንደኖረ ነው የሚገልጸው እንጂ ጥቅም የለውም እንደማለት አይደለም። ስለዚህ አሮጌ የሚል ቃል በብዙ በብዙ ነገር ላይ መገለጫ ሊሆን ይችላል። ለምሳሌ ለኩሳኩሶች ሊሆን ይችላል ለሰዎች ሊሆን ይችላል ለእንስሶች ሊሆን ይችላል ለብዙዎች ይጠቅማል ማለት ነው

ፈልግ ፈልግ የሚል አማርኛ ቃል በጣም ጠቃሚ ቃል ነው። ፈልግ ለምሳሌ በብዙ ዘርፋ ብዙ ቦታ ልትገባ ትችላለች ይች ወርድ ይች ቃል ማለቴ ያው ይች ቃል ፈልግ ለምሳሌ መፈለግ ስንል የጠፋብንን እቃ በትንሹ ቤት ላይ የጠፋውን እቃ መፈለግ ሊሆን ይችላል። ግን በዚህ ብቻ የሚወሳን አይደለም መፈለግ ውቀትን መፈለግ ሊቆይ ብቻ የተለያዩ መጽሐፍት መጽሐፍቶችን እየገለበጥን ሰውን እየጠየቅን። የተለያዩ የኢንተርኔትም ዘመን ስለሆነ የተለያዩ ኢንተርኔትን ከፍተን ዩቲዩብ ሊሆን ይችላል ፌስቡክ ሊሆን ቲክቶክ ላይ የሆነ አዲስ ነገር መፈለግ ሊሆን ይችላል በጣም ጥሩ ቃል ነው። ሌላኛው ደግሞ ምርምር የሚያደርጉ ሰዎች ስነ ፈለግ ቃል እራሱ ስነ ፈለግ ህዋን መመርመር ይሄ በጣም በጣም ምርጥ ቃል ነው። ይሄ ለኔ በጣም መፈለግ ስንል አዲስ ነገር አሁን ያለህን ትተህ ለወደፊት ይጠቅመኛል የምትለውን ነገር መፈለግ ጋና እየይዘዋለሁ ማለት ነው። ስለዚህ በጣም ጠቃሚ ነገር ነው። በጣም ጠቃሚ ቃል

ልብስ ይላል ልብስ ማለት የምንለብሰው ማንኛውም ልብስ ማለት ነው። ሱሪ ሊሆን ይችላል። ጃኬት ሊሆን ይችላል። ውስጠኛው ሱሪ ሊሆን ይችላል ብዙ ልብሶች ቲሸርት ብዙ ልብስ ስንል ተክላላ የሚለበስ ነገር ልብስ ይባላል። ለምሳሌ የአልጋ ልብስ ስንል አልጋ ላይ የምናጥፈው ነው አንጥፈን ምንተኛበት ብርድ ልብስ ለምሳሌ ብርድን መከላከል የምንለብሰው ልብስ ሲሆን። ሌላ ብዙ ልብስ ብለን የምንጠራው ልብስ ሁሉ አለ ማለት ነው። ስለዚህ እነዚህ ታሰብ ሰው አንድ ላይ ልብስ እንላቸዋለን። ልብስ ለምን ይታክማል? ወንዶ ነገር ጥቅሙን እንየው። ጥቅሙ ብርድን ይከለክላል። ሁለተኛ ደግሞ እናምርበታለን እንደምቅበታለን ሳርግ እንሄድበታለን የተለያዩ ቦታዎችን ዝግጅቶችን ላይ እንድንሄድበት እንችላለን። ልብስ ለመነሳት ይባህን ልብሶችን አሁን ለምሳሌ ቤተ እምነቶች ለብሰን ነች በነች ሆነን እንዴት የለያዩ ልብሰችን መጠቀም ማንሳት እንችላለን። ስለዚህ ልብስ ስንል ብዙ ነገር ነው ያለው።

ጨው ጨው ማለት ያው ምግብ ላይ የምናረገው ምግብ እንዲጥም ወይም ምግብ ከወጣ በኋላ የምናደርገው ነገር ነው። ስለዚህ ጨው ጨው ማለት ብዙ ታካሚታለው ለምሳሌ ጨው በብዙ ጥቅም እናየዋለን ጨው ስንል ምግብ ላይ የተለያዩ ነገር ላይ ልናየው እንችላለን ጨው ማለት ነው። ስለዚህ በጣም አሪፍ ነው በጣም አሪፍ ቃል ነው። በተለይ በተለይ ምግብ እንዲታፍት ወይም ምግብ ላይ ጥምና እንዲኖረው የሚያደርገው ጨው ነው ማለት ነው

ሮቡ ቅድም እንደተነጋገርነው ቀን ነው። ከሳምንት ውስጥ አንዱ ቀን ነው። ሮቡ እኛ በተለያየ ሁኔታ እናሳልፈዋለን ጾምም ነው ለምሳሌ ሮብ ሮብ ምግብ በጠዋት ቁርስ ምሳ እንበላም። እራት ላይ ዘጠኝ ሰዓት ላይ ነው ምንበላው። ምክንያቱም እኛ በተለይ ኦርቶዶክስ ተከታይ እምነት ተከታይ የሆኑት ይጾሙታል በተለይ አስበዉት ይውላሉ። ስለዚህ እሮብ ሶስተኛ ቀን ነው ምክንያቱም ሰኞ ማክሰኞ እሮብ ነውና ስለዚህ ከቀኑ አንዱ ነው። ብዙም ሰው ይወደዋል ይህን እሮብ ቀን ስለዚህ። ከቀናት ሶስተኛ ቀናችን ነው በጣም ደስ ምትል ቀን ነች። የጾም ቀን ስለሆነ የተለያዩ ምግቦችን አንበላም አንድ አይነት ምግብ ነው ምንበላ ስለዚህ። እቺ ቀን በጣም የተቀደሰች ቀን ናት። ብዙ ነገሮች የሆኑባት ቀን ነው ስለዚህ ብዙ ሰው ይወዳታል ማለት ነው። እቺን ቀን በጣም በጉጉት ከሚጠብቃት ከሳምንቷ ቀን። ሮቡ ነች ቀጣይ ደሞ አርብ ነች

እቅድ ይላል በጣም ምርጥ ቃል ነው እቅድ ማለት ለምሳሌ አዲስ አመት ሲደርስ ብዙ ሰው ሁሉ ያቅዳል ምክንያቱም አሮጌ የነበረውን ዘመን ላይ ያልተሳካለት እቅድ በአዲሱ አመት እቅድ ይዞ እንዲሰካለት ስለሚፈልጉ ሁሉም ሰው ያቅዳል ማለት ነው። ስለዚህ ይሄ እቅድ ደግሞ የተጻፈ ያልተጻፈ ሊሆን ይችላል ያልተጻፈ በአእምሮ ብቻ የሚያቅደው እቅድ ሊሆን ይችላል። ግን ጽፎ በወረቀት ይዞ የእያንዳንዷን ደቂቃ ሰዓት እዛች እቅዱ ላይ የሚያሳልፍ ሰው ሊኖር ይችላል። ስለዚህ በጣም ሀሪፍ ቃልና እቅድ የምትለዋ ቃል ናት። ስለዚህ ለኔ ትልቅ ዋጋ ያላት ቃል ናት። ለምሳሌ እኔ ያለፈውን አመት ትቼ አሁን አዲስ አመት ሲገባ የተለያዩ እቅዶችን አቅዳለሁ ለምሳሌ እራሴን እቅድ ስነሳ ሰው በመግባባት ሊሆን ይችላል። የራሴን እቅድ የማነበውን መፅህፍት አቅዳለሁ። የማደርገውን እያንዳንዱን ድርጊት በእቅድ ነው ምንቀሳቀሰው ማለት ነው

ነጭ ይላል ይሄም ከቀለም አንዱ ነው ነጭ ብዙ ጊዜ ምንጠቀመው ነጭ ቆዳ ላላቸው ሰዎች ወይም ከባህር ውጪ ያሉ ሰዎች በተለይ ነጭ ቆዳ ያላቸው ሰዎች አሉ። እነዚህ ሰዎች በጣም በሀብት ደረጃ ከአለም እንትን ያሉ ናቸው። ምክንያቱም በጣም ሳይንስን ተጠቅመዋል። በጣም ዲሞክራሲን ተጠቅመዋል። እነዚህ ብዙ ነጭ ስንል አሁን ከሰው አንፃር ነው የምንናገር ነጭ ልብስ አለ ለምሳሌ ነች ጫማ አለ ብዙ ነጭ ነገር አለው ነጭ ብላክ ቦርድ ብዙ ነገሮች አሉ። ስለዚህ ነጭ የሚል በብዙ ነገር እንጠቀምበታለን ማለት ነው። ቅድም እንደነገርኳችሁ ከሆነ ነጭ ቀለም ያለው ሰው አለ። ለምሳሌ አሜሪካ፣ አውሮፓ፣ እንግሊዝ ምናምን የሚኖሩ ሰዎች ነጭ ናቸው ቀለማቸው በተፈጥሮ ስለዚህ ነጭ ቀለም ያለው ሰው እንላለን ማለት ነው። ጥቁር ደሞ አፍሪካ ብንመጣ ጥቁር ናቸው። ስለዚህ ሰው ሆኖ ራሱ በነጭና በጥቁር መከፋፈል እንችላለን ማለት ነው።

አያት ይላል አያት ማለት ያው ለምሳሌ የአንዳንዱ ሰው አያት አለው ማለት አያት ለሰው ነው የሚያገለግል አያት ስንል ለምሳሌ የኔ ሙሉቀን ብርሃን በላይ እባላለሁ በላይ ለኔ ምንድነው አያቴ ነው። ምክንያቴ የአባቴ አባት አያት ደግሞ በሁለት መልኩ ልናገኝ እንችላለን። አንድ ከአባት ሁለተኛ ደግሞ ከእናት የእናትህ አባት አባት ወይም የእናትህ እናት ለምሳሌ በአራት ነው። እንጂ ለምሳሌ የአባቴ አባት አያቴ ነው። ለኔ የእናቴ እናት ደግሞ የእናቴ እናት ደግሞ አያቴ ናት የሰይት አያቴ ናት ማለት ነው። ስለዚህ አያት የሚል ቃል ለሰው ነው የሚጠቅመው። ብዙ አያት ያለው ሰው አለ። ስለዚህ አያ ጠላት ሰው የሚያገለግል ቃል ነው። ሌላ ለእንስሳት እና ለተለያዩ ነገሮችን አያገለግልም። ለሰው ልጅ ብቻ ነው የቃል አያት የሚለው ቃል የሚያገለግል